ጭንቀት ሲሰማ ምን ታደርጋለህ? ነው እኔ ጭንቀት ሲሰማኝ የማደርገው ነገር አንደኛ የሆነ ስፖርታዊ ነገሮችን እሰራለሁ። ለምሳሌ የሆነ ራሴን ከድብርት ለመውጣት እንቅስቃሴ እሰራለሁ ሲቀጥል ደግሞ የሆነ ሙዚቃ በመክፈት ወይም የሆነን ሪፍሬሽ ወይም የሚያዝናና ነገር ሙዚቃ በመክፈት እንዲሁም ደግሞ የሆነ ነገር ትኩስ ነገሮችን በመጠጣት፣ ከጓደኞቼ ጋር መገናኘት፣ ወይም ደግሞ ኳስ መጫወት ሊሆን ይችላል ጭንቀት ሲሰማኝ እነዚህን በመጠቀም ጭንቀቴን አስወግዳለሁ ማለት ነው። እና ጭንቀት ሲሰማኝ አንደኛ የሆነ ጭንቀት የሚያስለቅቅ ነገር እኔን የሚያነቃቃ ነገር እጠቀማለሁ።

የአካባቢው ገበያ እንዴት ሆኖ የኛ አካባቢ ገበያ አሪፍ ነው ብዙም የተጋነነም አይደለም ማለት ውድም አደለም ርካሽም አደለም ተመሳሳይ ነው። ለምሳሌ የሆነ ወቅት ወቅት አለው ለምሳሌ አሁን ላይ በቃ በጣም አሪፍ ነው ምክንያቱም አሁን ያለው ገበያ ከሂሉ አንስትን ሂዳር ወእት ስለሆነ አሁን ወእቱ አሪፍ ስለሆነ ሂሉ ሙሉ እንደሻይ የሚመጣበት ነው በጣም የተገነነ አይደለም። አዝመሩ ሙሉ እንደሻ ስለሆነ ገበያው በሙሉ አሁን ላይ ርካሽ ነው። እና አሁን በየኛ አካባቢ ያለው ገበያ። አሪፍ ነው የተጋነነም አይባልም። ርካሽም የማይበልም የተመጣጠነ ገበያ ነው። ለምሳሌ አሁን አንድ ኪሎ ሽንኩርት በትንሹ ሃያ አምስት ብር ነው ሲቀጥል ደግሞ በቆሎ ዳጉሳ ጤፍ እንደዚህ እንደዚህ ነገሮች በቃ አሁን ላይ አሪፍ ናቸው። እኛ አካባቢ በቃ ደስ ይላል።

ምን ትጠቀማለህ ነው እኔ እሳት ለማንድ የምጠቀመው ነገር አንደኛ ወረቀት ሲቀጥል ደግሞ የተበላሹ ፕላስቲኮችን ወይም የወዳደቁ እንጨት ግፋፉ እንደዚህ በተለምዶ የምንለው እንዲሁም ደግሞ የሆነ ጋዝ ነገር ወይም የሆነ በወረቀት የሆነ ደረቃማ ነገሮችን መጠቀም እሳት ለማንደር እጠቀማለሁ። በይበልጥ እኔ አሁን በክሰል ስለሆነ የምንሰራው ለክሰል ማያያዣ ወረቀትና በመጠቀም እጠቀማለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? እኔ የምጓዝበት ቦታ አብዛን ወደ ምስራቅ ነው። ምክንያቱም ያለንበት አካባቢ ወደ ወደ ሰሜኑ አካባቢ ነው ያለንና አብዛን ትምህርት ቤታችን የነበረ ወደ ምስራቅ በኩል ነው። ከእኛ ቤት ፊት ለፊት ወደ ፀሀይ መውጫና አብዛን ወደ ምስራቅ ነው ምጓዝ የነበር ምክንያቱም ብዙ ጊዜ እኛ የምናሳልፈው በትምህርት ስለሆነ። አብዛኛው ጉዞ የማደርገው ከአንደኛ ክፍል አንስቼ ኢቭን እስካሁን እስካለሁበት ድረስ። ክላስ ስሄድ ምጓዘው ወደ ምስራቅ ነውና እዛም ጉዞ የማደርገው ወደ ምስራቅ ነው።

ስንት ብርድ ልብስ ትጠቀማለህ? ነው እኔ የምጠቀመው ብርድ ልብስ ሁለት ነው ምክንያቱም አሁን ወቅቱ በጋ ስለሆነ አሁን አንድ ብቻ ነው የምለብሰው ብርድ ስለለለ። ሁለተኛ የምጠቀመው የሆነ ብርድ ሲሆን ወይም ክረምት ወይም የሆነ ዝናብ ሲሆን የሆነ ወቅት ላይ ወቅቱ በጣም ብርዳማ ወይም በረዶማ ሲሆን የዛኔ ሁለቱን ለመጠቀም እና አንዳጠቃላይ ያለኝ ብርድ ልብስ ሁለት ነው። አሁን ውጤት የተጠቀሙት ያለው ግን አንዱን ብርድ ለብስ ነው

በአካባቢዎ ድልድይ አለ? አዎ በእኛ አካባቢ ድልድይ አለ። የተለያየ ወንዝ ወይም ሸረር እንደዚህ ገደላማ ቦታዎች ስላሉ ድልድይ አለ አዎ ወደ ትምህርት ቤት ስንሻገር የሆነ ድልድይ አለ ተሻግረን ነው የምነሄደው። ያ ምንድነው ወንዝ በስሩ የሚሄድ ወንዝ አለ ወይም የሆነ ገደላማ ቦታም ስላለ ብዙ ድልድይ ነው ያለው። እንዲሁም እልፍ ብለን ደግሞ ከእኛ ወደ ሌላ ሀገር የምናቋርጥበት ትልቅ ድልድይ አለ እና በአጠቃላይ በእኛ አካባቢ ድልድይ አለ።

ማታ በምን ሰዓት ትመገባለህ ነው? እኔ ማታ የምመግበት ሰዓት። በይበልጥ ሁለት ሰዓት እስከ ከሁለት ሰዓት እስከ ሶስት ሰዓት ባለው ነው። ምክንያቱም በጊዜ መመገብ እወዳለሁ። ግን እንዳይርበኝ ከሁለት ሰዓት እስከ ሶስት ሰዓት ባሉ እስከ ከዛ ካለፈ ደግሞ እንደ እኛ ባህል ወይም እንደ እኛ ካልቸር ጾም ይገባል። ላይም ባልነገር ስላለ ወይም ደግሞ አምሽተስ በላይ ያለመመቸት ሁኔታ መቀየስ። ስለሚመጣ እኔ የምመገበው ከሁለት እስከ ሶስት ሰዓት ባለው ነው

በየትኛው መተግበሪያ መልክት ትልካለክ ነው? እኔ ብዙ አይነት መተግበሪያወች አሉ ለምሳሌ እንደ ቴሌግራም ኢሞ ፌስቡክ ፋይል ማናጀር ብዙ አይነት መተግበሪያወች ግን እኔ ምጠቀምበት መልክትን ለማስተላለፍ ቴሌግራምን ነው። ምክንያቱም በቴሌግራም የተለያየ በፎቶም ይሁን በቮይስም ይሁን እንዲሁም በዳይሬክት ቪዲዮውን ወይም በፎቶ በማንሳት የተለያየ መልእክት ልልክ እችላለሁ። እና እኔ የምጠቀምበት መተገበሪያ መልእክት ቴሌግራም ነው።

ሳህኖቼን ማጠብ ትወዳለህ ነው አዎ ሳህኖቼን በጣም ነው ማጥበው ለምሳሌ እኔ የበላሁባቸውን ሳህኖች አጥቤ ነው ማስቀምጣቸው ምክንያቱም ካልታጠቡ ነገ የተለያየ ጀርመኖችን ወይም የተለያየ ከታጠበው ሳህኖች ላይ የሚያርፍ እንደ ዝንብ እንደ ትንኝ የተለያዩ ነፍሳቶች በአይን የሚታዩና የማይታዩ ነገሮች ሊያርፉበት ስለሚችሉ ሳህኖችን ማጠብ እወዳለሁ። አጥቤ አድርቄ ነው ማስቀመጠው እና እንደ አጠቃላይ ሳህኖቼን አጥባለሁ።

በቤቴ ልዩ የሆነ መቀመጫ አለህ? አዎ እኔ በቤቴ ልዩ የሆነ መቀመጫ አለኝ። ለምሳሌ እኛ በቤታችን የሰራና አንዲት የጠፍር ወንበር አለችና መገደፌ ያላት እኔ ሁሌም ከምቀመጥባት በዚያ ስሆን በዚያች መቀመጫ ታውቃለሁ። ያችን መቀመጫ ከተቀመጡብኝ ያስነስቼ ነው የምቀመጥ። እና መገደፊያ ስላላት ወገቤን ስለሚያመኝ ያቺ መገደፊያዋ ስለምትመቸኝ ሁሌም እጠር ያለች ናት። መቀመጫዬ በዚያች ነውና ለየት ያለች ናት። እና በቤቴ ልዩ የሆነ መቀመጫ አለኝ።

ፍየል አይተህ ታውቃለህ ነው ፍየል አይቼም አውቃለሁኝ የኛም ፍየል ነበሩን እና በተፈጥሯችው በቃ ደስ የሚሉ ነገር አላቸው ቦታቸው ወይም የሚቀፈቱበት የሆነ ዳር ላይ ወይም ግድግዳ ነገር ተጠግተው ነው። ሙሉ ሳሎን ላይ። የፍያል አንድ የማስታወስበት ነገር። እኛ ፍየሎች ነበሩንና ቤት ስናስገባቸው ሙሉ የሚተኙት ወይም የሚያድሩበት ግድግዳ ስር ተጠግተው ነው። የነበር እና ፍየል አይቼ አውቃለሁ እና ፍየል። ደስ የሚል ባህሪ አላቸው ቅጣል በል ናቸው። እንዲሁም የተለያየ የፍየል አይነቶች አሉ። ነጭ ሆኖ ቀንዳም አለ። ጅራተ ሾጤ ምናምን የምንለው አለ እና እንደየአካባቢው ብዙ አይነት ፍየል አለ። እና ፍየል አይቼ

የምታስታውሰው ልዩ በዓል አለ አዎ የም ብዙ አይነት በዓል አለ ግን በጣም የማስታውሰው በዓል የጥምቀት ባዓል ነው። እና ጥምቀት በጎንደር የሚባል ነገር አለ እና ጥምቀት የማስታውስበት አንደኛ ጎንደር አርባ አራት ታቦት ይወጣል። እና እና ከዛ ላይ ምን አለ መሰለህ? የተለያየ ከሀገር ውስጥም ይሁን ከሀገር ውጭ የተለያየ አልባሳት አለ። የእያንዳንዱ ካልቸር አለባብሰ ውስጥ ተለያየ ለምሳሌ የጎጀም የወሎ የሸዋ የትግራይ ምናምን የሚባል ነገር አለባበስ እና ሁሉም የተለያየ አልባሳት አለ። ፈረስ የሚጋልብበት ፕሮግራም አለ። የጭፈራ ታቦት ሲወጣ እና የተለያየ የሚያስደስተኝ የማስታወሰው ልዩ በዓል ጥምቀትን ነው። እና ጥምቀት በጎንደር የሚባል ነገር አለን ያው የኛ በሀል እና የኔ የማስታውስ ሰው አንደኛ በዓሌ ጥምቀት ነው።

ዝናብ ሲዘንብ ምን ታደርጋለህ? ነው እኔ ዝናብ ሲዘንብ የማደርገው አንደኛ ከውጭ ወይም መንገድ ላይ ከሆንኩኝ የሆነ ማረፊያ ቤት ወይም የሆነ ዛፍ እኔን ተገን የሚሰጠኝ ነገር ካገኘሁ እጠጋለሁ ወይም ደግሞ ጥላ የተለያዩ እንደ ኬሹ ወይም ሰው ሰራሽ እንትን የምናበጀው አይነት እንደ ገሳም እንለዋለን እና እንደዚህ አይነት ነገር እጠቀማለሁ። በይበልጥ ዝናብ ሲዘንብ ብዙ ነገሮች ወደ ቤት አስጠጋለሁና ራሴንም ከዝናብ ለመዳን መከላከያ መንገዶችን እጠቀማለሁ

ከስራ ሰዓት በኋላ ትሰራለህ ነው? አዎ ከስራ ሰዓት በኋላ እሰራለሁ። ለምሳሌ የኔ ስራ ልክ እንደ ስራ ብዬ እማየው ትምህርትን ነው። እና ትምህርት ከተማርኩ በኋላ ከትምህርት ስመለስ ከሰአት እምሰራው ብዙ አይነት ስራ አለ። ለምሳሌ ልብስ ማጠብ ሊሆን ይችላል። ቤተሰብ ማግዝ ሊሆን ይችላል የተለያየ ነገሮችን ማድረስ ሊሆን ይችላል። እና እንደ አጠቃላይ ከስራ ሰዓት ወይም ከትምህርት በኋላ ብዙ ስራ እሰራለሁ።

የጨረቃ ብርሃን ትወዳለህ? ነው አዎ የጨረቃ ብርሃን እወዳለሁ። ልክ እንደ ጨረቃ እንደ ጨረቃ ብርሃን የሚባል የሆነ አባባል አለና በቃ ፍክት ያለ በሌሊት ውስጥ ጥሩ ስሜት ያለው ጨረቃን ስታይ። የሆነ ሌላ ትውስታ ወይም የሆነ ሰው። ልክ ስሜታዊ እንዳያደርግ። የምታደርግ ጨረቃ ብርሃን እኔ በጣም ወዳለሁ ከፀሀይ ብርሃን ይልቅ የጨረቃ ብርሃን። የሆነ ልዩ ስሜት ወይም ጣዕም አለው። እና በጣም በጨለመ ሰዓት ጨረቃ ብርሃን ሆና ስትታይ። ለኛ ለ ለኛ ለተ ለኛ ለተመልካቾች ወይም ለኛ ለእኛ ለኛ ለምትሰጠን ብርሃን የተለያየ ነገሮችን ለምሳሌ እኔ በጨረቃ ብርሃን ላይ ብዙ ነገሮችን አደርጋለሁ። ለምሳሌ ከርቀት የሆነ ነገር ሳይ በጨረቃ ብርሃን ደስ ይለኛልና። እንደ አጠቃላይ ጨረቃ ብርሃን እወዳለሁ

የፀሀይ መውጣትን ታያለህ ነው? አዎ ፀሀይ ስትወጣ አያለሁ። ለምሳሌ እኛ ህፃን እያለን ኤለመንታሪ ወይም ታች ክላስ ስንማር ትንሽ ትምህርት ቤታችን ራቅ ያለ ስለሆነ። ሰዓት በዚያን ሰዓት እኛ የእጅ ሰዓት የለንም ነበር። እና በዚያን ሰዓት ሁሌም ፀሀይ ስትወጣ ተነስተን ከቤታችን ሄደን ከትምህርት ቤት በሰአት ስለምንድርስ። ሁሌም ጠዋት እነሳና ፀሀይ ስትወጣ አይቼ ነበረ ወደ ትምህርት ይምሄደው። እና እንዳጠቃላይ የፀሀይ መውጣትን ሁሌም አይን ነበርና ፀሀይ ስትወጣ አያለሁ።

ሙዝየም መሄድ ትወዳለህ? ዋው ሙውየም መሄድ በጣም ወዳለሁ ምክንያቱም ሙዝየም ማለት ብዙ የተለያዩ ነገሮች በተለያዩ ቅርጾች እንዲሁም የተለያዩ መጽሐፍ የተለያየ ነገር ሳለ ሙዚየም መሄድ እወዳለሁ። ኢቭን ሙዝየም በአመት ሶስት አራት ጊዜ እሄዳለሁ። እና ሙዝየም የሚሄድበት አንደኛ እኔ የታሪክ ተማሪ እስከሆን ድረስ እኔ አሁን የማረው ታሪኩ ወይም ሂስትሪ ነው። እንደ ሀርቲንግ ማኔጅመንት ነው የማረው እና። አንደኛ የኛ ዋናው አላማችን ሙዝየምን ጎብኝተን ያን ሙዝየም። ለህዝቡ ማሳወቅ ወይም ሙዝየሙ እንዴት እንደሆነ አይተን መረዳት ነው። እና እንደ አጠቃላይ ሙዝየምን ሳይ የተለየ ስሜት በፊት እንዴት እንደነበረ ያለውይ የአከባቢውን ዜይቤ ስለሆነ የሚገለጽ እና እንደ አጠቃላይ ሙዝየም እወዳለሁ

በእጅ በየትኛው እጅ ትጽፋለህ ነው? እኔ የምጽፈው በቀኝ እጄ ነው። ምክንያቱም እኔ ቀኝ በተፈጥሮ ቀኝ እና ግራ የሚባል ነገር አለና። አንዳንድ ሰዎች በእግራቸው እሚጽፉ አሉ ግን እኔ የምጽፈው በቀኝ እጄ ነው። እስካሁን እየጻፉ ያለሁት በቀኝ እጄ ነው። እና እንደ አጠቃላይ የምጽፈው በቀኝ እጄ ነው

በጧት እለታዊ ተግባራችሁ ምንድነው? ነው የኛ በየጧት እለታዊ ተግባራችን አንደኛ በጧት ተነስተን እጃችን ፊታችን እግራችን ጥርሳችን ታጥበን ከዛ ስፖርታዊ የሆኑ ነገሮችን እንቅስቃሴዎችን ሰርተን ከዛ በኋላ ቁርሳችንን እንበላና ቁርስ ከበላን በኋላ ወደ በጧቱ ወደ ክላስ በአግባቡ መገኘት ነው እና የጧት እለታዊ ተግባራችን። ይሄን ይመስላል።

ማንቂያ ሰዓት እጠቀማለሁ ነው። አዎ ማንቂያ ወይም መቀስቀሻ ነው የምንለው እኛ ተመሳሳይ ነው። ማንቂያ ሰዓት እጠቀማለሁ ምክንያቱም ማንቂያው ሰዓቱ ለኔ። ለምሳሌ እንደ ማታ ላይ አስራ አንድ ሰዓት መነሳት ካለብኝ ወይም ዘጠኝ ሰዓት ተነስቼ ማንበብ ወይም ሌላ ቦታ መሄድበት ወይም የሆነ ፕሮግራም ካለኝ። ያን ነገር እንዳረሳ ማንቂያ ሰዓት ቀጥሬ እተኛና ያ ማንቂያ ሰዓት ሲጮህ ተነስቼ ወይም አነባለሁ ወይ ደግሞ ሌላ ፕሮግራም ካለኝ ወደ ፕሮግራም እሄዳለሁ። እና ለአጠቃላይ ማንቂያ ሰዓት እጠቀማለሁ

ምን? አይነት ሳሙና ትጠቀማለህ ነው እኔ እምጠቀመው አይነት ሳሙና ዱሮ ወይም አረንጓዴው ሳሙና ነው ይህ ሳሙና ተመራጭ ያረኩበት ምክንያት። አንደኛ ለሰውነት ለስላሴና እንዲሁም ለጤና ለጀርም ለተለያዩ ባክቴራችን እና እንዲሁም አመድ አያስመስልም የኔ ተመራጨ ወይም ቪአይፒ ሳሞናዬ። ዱሩ ሳሙና ነው